ስትታመም ከስራ ትቆያለህ? ለሚለው ያው እኔ አልታመምም ከታመምኩ ግን እቆያለሁ ብዙ ጊዜም ህመም አይገጥመኝም በዛ ምክንያት ከስራ የሚያቆየኝ ነገር የለም ስራዬን በደንብ ነው ምሰራው በአግባቡ እሰራለሁ በእደዚህ በአይነት ስራዬ ውስጥ በእንደዚህ አይነት ስራዬ ውስጥ እቆያለሁ ያው

በቤቴ ልዩ የሆነ መቀመጫ አለ አዎ አለ። እሱም የሆነ ትልቅ መቀመጫ ነው። ያ እሱ ነው ትልቅ መቀመጫ የሚባለው በቤቴ ውስጥ ለትልቅ መቀመጫ አለ። እሱም የተሰራው በእንጨት ነው። በእንጨት ሲሆን ትልቅ የሚባል ትልቅ የሚባል ሳይዝ አለው። ያው የከለሩን ደግሞ ቀይ ነው። በዛ ምክንያት ቤቴ ውስጥ ልዩ የሚባል መቀመጫ እሱ ነው።

"ከደንበኞች ጋራ ትሰራለህ?" ከደንበኞች ጋራ አዎ እሰራለሁ። ከደንበኞች ጋራ ደግሞ የምሰራቸው ስራዎች በእነዚህ አይነት ምክንያት ይመስላል። ከደንበኞቼ ጋር የምሰራው ስራ እኔ እነሱ የሚፈልጉትን ነገር አቀርብላቸዋለሁ፤ እነሱ ደግሞ ከእኔ እንዲገዙ አደርጋለሁ። ለምሳሌ እኔ ሱቅ ሱቅ አለኝ እንበል ያንን ሱቅ ስሰራ ደንበኞች የሚመጡትን እነሱ የሚፈልጉትን እቃ አምጥቼላቸው እነሱ ያንን እቃ እንዲጠቀሙበት እና በዛ እቃ ከደንበኞቼ ጋር መስራት እችላለሁ። የሆነ ጊዜም ብዙ ብዙ እንደዚህ አይነት ስራዎችን ሰርቻለሁ። ለምሳሌ ሌላ ሌላ ቦታ ብንል ደግሞ አሁን ግሮሰሪ ሆቴል ሌላ በእንደዚህ አይነት እነዚህ የሚመሳሰሉ ነገሮች ላይ በደንበኝነት እሰራለሁ። ለምሳሌ አሁን እኔ ሆቴል ማናጀር ነኝ የሆቴል ማናጀር ወይ ሰራተኛ ነኝ እነዛ ደንበኞቼ ሲመጡ እነሱን በስትክክል በስትክክል ከእነሱ ጋር እሰራለሁ።

ጥራት ያለውን ስራ ማቅረብ ትችላለህ? አዎ ጥሩ ጥሩ በጣም ጥራት ያለውን ስራ ማቅረብ እችላለሁ። እነሱንም እንደዚህ መሰለህ በተሰጠኝ ስራ። እና በራሴ የፈጠርኩትን ስራ ጥራት ባለው አዘጋጅቼ አስመልክቼ- ለህዝቡ ጥራት ያለው ስራ ማቅረብ እችላለሁ። ያንን ደግሞ በራሴ እተማመናለው

ታሪክ መናገር ትወዳለህ አዎ ታሪክ መናገር እወዳለሁ። ታሪክ መነገር እወዳለሁ። ታሪክ ደግሞ ላንተም ልነግር እችላለሁ። ታሪክ ብዙ ታሪኮችን አውቃለሁ። ለምሳሌ አንድ ታሪክ ልንገርህ ላንተ የአድዋን ታሪክ ልንገርህ። ኢትዮጵያ አድዋን ያሸነፈችው በጣሊያን ያሸነፍ ጣሊያን በአድዋ ያሸነፈችው በ በጥረት በጉልበት በጭንቅላት በመጠቀም ብዙ ነገሮችን በማድረግ ኢትዮጵያ ጣሊያንን አሸንፋለች በዛ ሰዓት ብዙ አርበኞች ነበሩ፣ ይሄን ታሪክ በጣም እወደዋለሁ፣ ሁሌ መናገርም ይሄን ነው የምወደው። ብዙ የኢትዮጵያን ሰዎች እዛኔ ያሸነፉት እንደነ ሀይለ ስላሴ እንደነ ራስ ተፈሪ፣ እንደነ እንደነ ወልዴ

ቡና ወይስ ሻይ ትመርጣለህ ለሚለው እኔ ሽ ሻይ እመርጣለሁ። ለምሳሌ ሻይ ብዙ ጥቅሞችን አሉት። ሰውን ያነቃቃል፣ የነርቭ ደም በደንብ እንዲሰራጭ ያደርጋል፣ ሻይ ሻይን እመርጣለሁ። ቡና ደግሞ ያው ሱስ ያሲዛል፣ ደስ አይልም ቡና አይጣፍም ይመራሉ

ለምን ያህል ጊዜ ነው እዚህ በዚህ ስራ ሰርተሃል? ለሚለው በዚህ ስራ ብዙ ነገሮችን ሰርቻለሁ። ለአስር ለአስር አመታት ሰርቻለሁ። ለአስር አመታት ስሰራ ብዙ ብዙ ጥቅሞችን አግኝቼበታለሁ። ብዙ ሰዎችን አግኝቼበታለሁ። ብዙ እውቀቶችን አግኝቼበታለሁ።

ኢሜል ትጠቀማለህ አዎ ኢሜልን እጠቀማለሁ ብዙ ኢሜሎች አሉኝ የኢሜል ጥቅሞቹ ብዙ ናቸው። ኢሜልን ብዙ ነገሮችን ልናደርግበት እንችላለን በዛ በዛ ምክንያት ኢሜልን እጠቀማለሁ። ለብዙ ለብዙ ነገሮችን ተጠቅሜበታለሁ ለሰው ኢሜል ከፍቼ እውቃለሁ። ኢሜል ያው ጥሩ ጥሩ ጥሩ ነገር የምናገኝበት ነው። በኢሜል ብዙ ነገር ማድረግ እንችላለን። ኢሜል በጣም እኔ በጣም እጠቀመዋለሁ